እሺ አመሰግናለሁ ያው የተሰጠኝ ጥያቄ ቤትህን እንዴት ታስውባለህ? የሚለው ቤት ማለት በጣም ዉብና ንጹህ ነው። ቤቴ ያው እዛ ያለ አካባቢ ላይ ይገኛል በተለይ በገጠር አካባቢ ስለሆነ ደስ የሚል ሁኔታ ላይ ጸጥ ያለ ቦታ ላይ ነው የሚገኘው። ሶስት ክፍሎችም አሉት በተለይም ደግሞ አንዱ የምኝታ ክፍል ሌላኛው ደግሞ የመኖሪያ ማለት ዋናው እንግዳ የሚያርፍበት ትልቅ ዝግጅቶች የሚከናወኑበት ሲሆን ሌላኛው ክፍል ደግሞ ያው አዳዲስ በጣም የተከበሩ ትልልቅ ቤተሰቦች ሲመጡ የሚሆኑበት ማደሪያም ይሆናል ተብሎ ለሌሎችም ጉዳይ የተዘጋጀ ነው። በሌላው በኩል ደግሞ መኝታ ክፍል እና መጽናኛ ብሎም ያው ለመተኛነት የሚያገለግል አንድ ክፍል አለ። እናም መስኮቶች ማለት ከቆርቆሮ የተሰሩ በባህላዊ መንገድ የተሰሩ አንዳንድ መስኮቶች አሉት እነዚህም ያው ከአካባቢው አንፃር ይከፈታሉ ብርሃንም በወጪ ሁኔታ ያስገባሉ የሚባል ደረጃ ላይ ያለና ሁልጊዜም ንጹህ የሆነ ብሎም ንጹህ ለማድረግ የምጥራ አይነት ሰው ነኝ። በተለይ ያው ቤተሰቤን ከሙቀትና ከብርድ ብሎም ከአንዳንድ እንስሶች በተለየው አስፈሪ ከሆኑ ነፍሳቶች ለመከላከል ደስ የሚል ሁኔታ ላይ አለ። ትንሽዬ ብትለውል ደስ የሚል ባለ ሶስት ክፍል ባለ ሶስት ክፍል ቤት አለኝ። እና ህዝብ ሁኔታ አሰዉባለሁ ሲከፍት ደግሞ አንዳንድ ደስ የሚሉ ሰራዎችን የማደርግበት ስሰራ ብዬ የማርፍበት የምዝናናበት ከህፃናት ከልጆቼ ጋራ ደስተኛ ሆኜ የምኖርበት አሁን ቤት ነው። አመሰግናለሁ

ኦኬ አመሰግናለሁ በእጅ መሸመን ታውቃለህ ወይ? ለሚለው ያው ግዴታ ነው እኛ አካባቢ ብዙም የተለመደ ስላልሆነና ብዙም የተለመደ ስላልሆነ ነው። ይሄ አሁን አዲስ ቴክኖሎጂዎች የመጡት የተለመዱ ስላልሆኑ ብዙ ስራዎችን የምንሰራቸው በእጃችን ነው። በተለይ እንደዚህ እንደ እርጃታዊ ነገሮችን እንደዚህ አንዳንድ ኢፉጣ ማለት ከ እንደዚህ ለልብስ የሚሆኑ ቀሚሶች የባህል ሀልባሳትን በመስራት ብሎ ከብርድ ለመከላከል ራስን የሚያግዝ አንዳንድ ኮፍያ ነገሮችን እሰራለሁ። ትሰራለህ ወይ ለሚለው ጥያቄ ጥሪ ያለ ምላሼ ይሄን ይመስላል አመሰግናለሁ

አመሰግናለሁ ኦኬ በስራ ላይ ችግርን ትፈታለህ ወይ ለሚለው ጥያቄ? አዎ ነው መልሱ። ምክንያቱም በማንኛውም ስራ ላይ የተለያዩ ችግሮች ያጋጥማሉ። ለምሳሌ እኔ በትምህርት ህይወቴ ላይ ከፍተኛ ችግር ያጋጥመኛል። ሲቀጥል ደግሞ አንዳንድ ስራዎችን በምሰራበት ይሄ ጉልበት ስራ በምሰራበት አጋጣሚዎች ላይ ለምሳሌ ከአለቆች የሚሰነዘሩ አንዳንድ አለመግባባቶች በሰዎች መካከልም ያሉ አለመግባባቶችን በምችለውና በማውቀው ልክ እፈታለሁ። ያው በመነጋገር የሚፈቱትን በመነጋገር በካሳና አንዳንድ መደረግ ያለባቸው ማለት ለተበደለ ካሳ ተክሶ በዳይ ደግሞ ካሳክሶ የሚፈቱ ካሉ በእንደዚህ አይነት መንገድ እፈታለሁ። አሁን ደግሞ ነገሮችን በማየት ብሎም በጥልቀት መረዳት የሚያስፈልግ ከሆኑ በጥልቀት እንዲያይ ጊዜ በመስጠት እንደዚህ አይነቶችን በአቅሜ ችግርን ለመፍታት እሞክራለሁ። ያው በስራ ላይ የተለያዩ ችግሮች ሲመጡ መፍታትም ግዴታ ስለሆነ ለሁሉም ሰው ያው ችግር መፍታት እንዳለበት በዚሁ ማስተላለፍ ፈልጋለሁ

የትኛውን የቀኑ ሰዓት ደስ ይልሃል? ለሚለው ያው ባተላይ ብዙዎቹ ጊዜ ደስ የሚለኝ የቀን ሰዓት፤ ከሰአት ማለትም አስራ ሁለት ሰዓት መልስ ላይ ደስ ይለኛል። ምክንያቱም ስራ ሁሉን ነገር ጨርሼ ከቤተሰቦቼ ጋር የምገናኝበት፤ ሳጠናም ከዋልኩ እረፍት የምወስድበት፤ ከጓደኞቼ ጋርም የምዝናናበት፤ ከሰአት ማለትም ያው ከአስር ሰዓት ጨምሮ ያሉ ስራዎች ላይ ደስ ይለኛል፤ ምክንያቱም ያው የእረፍት ሰዓቴም ስለሆነ፤ ከሰራሁም የሰራሁበትን ሰዓት ራሴን ሻወር ወስጄ የማስናናበት፤ ብዬም ወደተለያዩ መዝናኛ ክለቦች የምህድበት ስለሆነ፤ ከሰአት አስራ ሁለት ሰዓት በኋላ ስል በኢትዮጵያ አቆጣጠር አመሰግናለሁ።

ልዩ ችሎታህ ምንድነው? ለሚለው ጥያቄ እኔ ያው ብዙም እንደዚህ ነው የተጋነነ ልዩት ስጦታ አለኝ ብዬ ባልልም እኔ ያው ኳስ የመጫወት ችሎታ አለኝ። በተለይ የእግር ኳስ ጨዋታ ላይ ከፍተኛ ጉጉት እና አቅምም አለኝ ብዬ ያው ከሰዎቹ የሚሰጠኝን አስተያየት አንፃር ከፍተኛ የኳስ ተጫዋች ክህሎት አለ ብዬ አስባለሁ እናም ያው የተለያዩ ስፖርታዊ እንቅስቃሴዎች ላይ ልዩ ተሰጥእኦ አለኝ ብዬ አስባለሁ። ምክንያቱም ምንም አይነት አንቅስቃሴም ይሁን ያው ባልሰራው እንኳን መሞከሬ የማይቀርና ያው አንድን ነገር ተስፋ ሳልቆርጥ በመወ በተደጋጋሚ በመስራት ያው የራሴን አስተዋጽኦ አደርጋለሁ ማለቴ ራሴንም ትልቅ ቦታ ላይ ለማድረስ እጥራለሁ። በተለይ በእግር ኳሱ አለም እግር ኳስ በጣም ስለምወድ የእግር ኳስ ጨዋታ ላይ እኔም ያው ከዚህ ሌሎች በሚሰጠኝ አንፃር ራሴን ትልቅ ተሰጥእኦ አለኝ ብዬ ማስበው እግር ኳስ ተጫዋች ጨዋታ ላይ ነው። አመሰግናለሁ

አመሰግናለሁ የስራ ቦታ ደህንነት እንዴት ነው ለሚለው? የስራየ ቦታ ያው እንደ አካባቢ ብዙም ደህንነት አለው ማለት አይቻልም። ያው የምንሰራበት አካባቢ ትንሽ ግርግር ከአካባቢው ሰላም ጋር የተያያዘው አንዳንድ ሌቦችም ያው የሚሳተፉበት እና አስጊ ቦታ ነው። ምክንያቱም ያው እኛ እንደዚህ እኛ ሰርተን ገንዘባችንን ወይንም ትልቅ ቦታ ላይ ለመድረስ ሰዎችንም ለመርዳት ራሳችንንም ለመርዳት ስንጥር በዛው ልክ ግን አጭበርባሪዎች ሌቦች እና እነዚህ ሌሎቹ ግርግር ፈጣሪዎቹ አይጠፉም። በተለይ እንደዚህ በባህላት ጊዜ የመስረቅ የማጭበርበር ብሎም በመኪና የመግጨት የመግደል ይም እንደዚህ አይነት ሙከራዎች ያሉበት አካባቢ ነው። እና ይህንን ያው በጣም በስቅቅት እና እየተሳቀቅን በጣም በፍርሀትና በመንቀጥቀጥ የምንኖርበት አካባቢ ነው። ራሳችንን እንኳን እንዴት ነው ማኖር የምንችለው በሚባልበት ደረጃ ላይ የኔ ስራ ቦታም ከዛ አንፃር ያው እንግዲህ የተስተካከለና ትክክለኛ ህይወት ቢኖረኝ ብዬ የምመኝበት ቦታ ላይ ነው ያለሁት። እናም እንግዲህ እንግዲህ የሚመጣው ማን ያውቃል ትክክለኛ ቦታ እና የተስተካከለ ቦታ ላይ እኖራለሁ ብዬ ተስፋ አደርጋለሁ። አሁን ላይ ግን ምንም ደህንነቱ የተጠበቀ ባይሆንም ያው የእለት ጉርስ እስከሆነ ድረስ እየሰራን እንገኛለን

እሺ አመሰግናለሁ። ዜናውን ከየት ታገኛለህ? ለሚለው ጥያቄ ዜናዎችን ከለላዋ ከብዙ ቦታዎች ላይ አገኛለሁ በተለይ አሁን ላይ ዜናዎችን የማገኘው ያው አንዳንዴ ከሰዎቹ በመጠየቅ እንደዚህ ደግሞ ማህበራዊ ድረ ገጾችን በማንበብ፣ ጋዜጦችን በማንበብ፣ ብሎም ከሰዎች ላይ እንደዚህ ስልኮችን በማየት እና ከሌሎች እንደዚህ አሁን ላይ በጣም የተስፋፋ ቲክቶክ በማየት ይሄ ዩቲዩብ የመጡ ቪዲዮዎችን በማየት እነዚህ እነዚህ መረጃዎችን በመጠቀም አሁን ላይ ከፍተኛ የመገናኛ እንደዚህ የቴሌግራም ቻናሎችን በማየት እንደዚሁ አሁን ሲሊስኮ እስኮ እንደሰጠን ሁኔታዎች እንዳመቻቸልን ሁሉ ተተለያዩ መረጃዎችን በማሰባሰብ እጠቀማለሁ በተለይም ሶሻል ሚዲያ አሁን ላይ ከፍተኛ የዜና መስክ ሆኖ እያገለገሌ ነው፤ እናም ቴሌቪዥንም በማየት አዳዲስ ነገሮችን እጠቀማለሁ፤ ምክንያቱም ዜና ማየት ለህይወትም መሰረት ነው አሁን ላይ አንድ ነገር ካመለጠ አመለጠ ስለሆነ አንዱና ነገር ተጠቅሞ ለህይወት መሰረት እስከሆነ ድረስ ዘና ማየት ግዴታ ነው እንደ እኔ አመሰግናለሁ።

አመሰግናለሁ የጠዋት እለታዊ ተግባር ምንድነው? ካሉኝ የጠዋት ሁልጊዜም ማድረግ የምፈልገው ሁሌም የማደርገውም ነገም ተዚም በፊት የማደርገው የመነሻ አሳቴ ላይ ያው ቤተክርስቲያን መሄድና ጸሎት ማድረስ ያው የተለመደ ስራዬ ነው። በተለይ ፊቴን እታጠብና ቤተክርስቲያን ሄጄ ስመለስ አንዳንድ እንቅስቃሴዎች ስፖርታዊ እንቅስቃሴዎች ራሴን ለማዝናናት የሚደረጉ እንቅስቃሴዎችን አድርጌ ከዛም በኋላ ያው ራሴን ሻወር ከወሰድኩ በኋላ ቁርሴን አ በልቼ ዝግጅት አድርጌ ለትምህርትም ከሆነ ትምህርት ስራ ቦታ መሄድም ከሆነ ወደ ስራ ቦታ ለመሄድ ዝግጅት የማደርግበት ስራ ስለሆነ ጠዋት ላይ የተለመደው ስራ አብዛኛው ጊዜ ቤተክርስቲያን መሄድ ታጥቦ እንቅስቃሴ አድርጎ ታጥቦ ቁርስን መብላት የሆነ የኔ ስራዬ ነው። እና ያው ሰዎችም እንደዚህ ቢያደርጉ ሞር ይመረጣል ምክንያቱም ሰዎች እንቅስቃሴ በሚያደርጉበት ጊዜ ብዙ ስራዎች ብዙ የሰውነታቸው ክፍል ለተለያዩ ስራዎችን ይነሳሳል ምግብ በሚበሉበት ጊዜ የሞቱ ሴሎቹ እንደገና ተመልሰው ለቤት ለ ስራ ዝግጁ ይሆናሉ። እና እኔም የማደርግ ይሄንን አመሰግናለሁ

እሺ አመሰግናለሁ። መንዳት ትችላለህ ወይ? ለሚለው ጥያቄ የተለያየ ነገሮች ይነሳሉ ግን ያው መንዳት የሚለው በመኪና ላይ ከሆነ መንዳት አልችልም ምክንያቱም ያው ገና ወጣትም ነኝ፣ እስካሁንም ያው መኪናም የለኝም፣ ጥሩ ለመስራትም አዎ ገና ትምህርቴን አልጨረስኩና ቤተሰቦችን በገጸር አካባቢ በመርዳት የምትገኝ አዎ ገና ታዳጊ ነኝ ያው እንግዲህ ለቀጣይ አመታት ግን ያቀድኩትና ይሳካል በቅርብ ሰዓት ብዬ የማስበው ነገር የመንዳት ችሎታን መማርና ወደ መንዳቱ አለም ለመቀላቀል ሁኔታ ይመቻቻል ብዬ አስባለሁ አሁን ላይ ባልኝ አካሄድ እኔ የምኖረው ያው ገጸር አሁን ላይ ለትምህርት ወደ ከተማ ወጣ ብዬ እስከሆነ ድረስ ቤተሰቦችን በመርዳት አንዳንድ ችግሮችን የገጸር አቅማ ችግሮችን በመቅረፍ ላይ ያለሁት እኔም ራሴን ገና ለትምህርት ያነሳሳሁና ገና እየተማርኩ ያለሁ ወጣት ስሆን መንዳት የሚባለው ነገር ላይ አልደረስኩም በቀጣይ ሰዓት ግን ያቀድኩበትና አሳካዋለሁ ብዬ ያሰብኩት ስራ ነው አመሰግናለሁ።

አመሰግናለሁ ማታ በምን ሰዓት ትመገባለህ? ለሚለው ጥያቄ እኔ ያው ብዙ ጊዜ ገጸር ቦታ ላይ ባደኩበት አካባቢ ላይ ከምሽቱ ሶስት ሰዓት በኢትዮጵያ አቆጣጠር ላይ እራታችንን የምንመገብበት ሰዓት ሲሆን አሁን ላይ ባለሁበት በትምህርት ሁኔታ ላይ ያው በትምህርት በምማርበት ደብረ ማርቆስ ዩኒቨርሲቲ ውስጥ ከአስር ሰዓት እስከም ቀኑ ከአስር ሰዓት ከቀኑ እስከ ምሽቱ አንድ ሰዓት ግዴታ ነው ምክንያቱም የተሰጠን የትምህርት ጉዳይ እስከሆነ ድረስ ያው የምንመገበው በዚህን ሰዓት ውስጥ ስለሆነ እኔም የምመገበው በዚህን ሰዓት ነው በተለይ አንድ ከአንድ ሰዓት በኋላ አንድ ሰዓት ላይ ሊል ሲል የማለት ሩብ ጉዳይ ለአንድ ሰዓት እንደዛ አካባቢ እመገበዋለሁ ያው የተሰጠኝ ገደብ ውስጥ ስለሆነ እንጂ እኔ መመገብ የምፈልገው ከ ሶስት ሰዓት በላይ ቢሆን በጣም እወዳለሁ ምክንያቱም አእምሮዬ ለ የሚያስፈልጉት የሌሊት ምግብ እንዳያልቅ አስር ሰዓት ላይ በላ ማለት አንድ ሰው ይደክማል ማታ ላይ ይራባል ሌሊት ደግሞ ተነስቶ ማዘጋጀትና መብላት እንደ ኢትዮጵያ ባህል የተለመደም እስካልሆነ ድረስ እኔ አዎ የምመገበው በገጠር ቦታ ላይ ባለውበት ሰዓት ሶስት ሰዓት ሲሆን አሁን ላይ ግን ያው በትምህርቱ ቤት የተሰጠን ገደብ እስካለ ከአስር ሰዓት እስከ አንድ ሰዓት ሰዓት እበላለሁ አመሰግናለሁ

እሺ አመሰግናለሁ ፀሀይ ስትጠልቅ መመልከት ትወዳለህ? ለሚለው አዎ ምክንያቱም በጣም በእኛ አካባቢ በጣም ልትጠልቅ ስትል ራሷን የቻለ የምታሳየው መልእክት የምትሰጠው ሁኔታ ልትጠልቅ ስትል ደም የመምሰል ሁኔታዎች ማለት ወደ ቀይ የማምራት ያ ከለሯ ውስጤን ይማርከዋል ምክንያቱም ልጠልቅ ነው የሚል አንዳንድ መልእክትን ታሳያለይ። በተለይ ለእኔ እንደኔ ትርጓሜ ፀሀይ በምትጠልቅበት ሰዓት ቀይ ማሳየቷ ተዘጋጁ ወደ አረፍት ቦታ ሄዱ ምክንያቱም እኔ ልሄድ ነው ወደ ሌላ ቦታ ልስተናበታችሁ ነውና ዝግጅታችሁን ያበቃል የሚል የቀይ ካርድ ማስመልከቻ ወይንም ምልክት ሰጣ ወደ እራሷ ሁኔታ ወደ ምህዋሯ ትጠልቃለች ብሎም ወደ ሌሎች ሀገራት ታበራለችና ፀሀይን መመልከት በጣም ደስ የሚለኝና ሁኔታዎችን ስሰራ ውዬ የምጽናናበት አንዱም የህይወቴ መሰረት የሆነው ፀሀይን መመልከት ነውና በጣም ደስ እያለኝ እመለከታታለሁ አመሰግናለሁ።

ከቤትህ የስራ ቦታ ምን ያህል ይርቃል? የሚሉት በጣም ብዙም የሚርቅም አይደለም። ግን ያው አሁን ላይ ያለሁበት ሁኔታ ሲታይ ከትምህርት ቤት ወደ ዶርሚታሪ የሚሄድ ሁኔታ ስላለ ብዙም የዛን ያህል አይርቅም። ግን ቀደም ላይ ያው እስካሁን ትክክለኛ ስራ ላይ ባልሆንም አሁን ላይ ባለው ሁኔታ በመማርና በማስተማር እስከሆንኩ ድረስ ከያለሁበት ሁኔታ ልጆችን ማስጠናቸው ልጆች ያሉበት ቦታ ላይ እስከ ሶስት ኪሎ ሜትር ይርቃል እናም ያኔ አንዳንዴ ታክሲ እጠቀማለሁ ይሄም በእግሬም እጠቀማለሁ በእግሬም እየሄድኩ ልጆቹን አስተምራለሁ። አሁን ላይ ግን ያው በምማርበት ሁኔታ ከእኔ እስከ ትምህርት ቤት ያለው ርቀት የዛን ያህል የሚባል ነው አይደለም ከሃያ እስከ ሰላሳ ከሶስት መቶ እስከ አራት መቶ ሜትሮችን የሚሆን ነው። ያው እዛው ዶርሚታሪ ግቢ ውስጥ ስላለን የዛን ያን ብዙም ርቀት የለውም። ከስራ ቦታ የማስጠናበት አካባቢ ከሆነ ግን የሃያ ወይም የአራት የአምስት ኪሎ ሜትር ርቀት ሊኖሩ ይችላል ብዬ በግምት አስቀምጣለሁ። ያው ስለ አለኝ የስራ እና የቤቴ ርቀቴን ይመስላል። አመሰግናለሁ

አመሰግናለሁ ልብስ ምን? ያህል ጊዜ ታጥባለህ የሚለው ያ እንደተማርነቴን የተወሰነ ከሳምንት አንዴ ነው። አብዛኛው ጊዜ የማልጥው በተለይ አረፍት በመሆንበት እሁድና አረፍት በመሆን ቅዳሜ ጠዋት ላይ አጥብና ያው አድርቄ ተዘግጃጅቼ ለቀጣይ የትምህርት ቀናቶች እና ለስራውም አንዳንዴ የሚኖሩ ሰአቶችን ለማመቻቸት ያህል ከሳምንት አንዴ አጥባለሁ። በተለይም ያው ሁሌም ሊመቸኝ የሚችለው የኔ ሰዓት አብዛኛውን ጊዜ ቅዳሜና እሁድ ነው። ያው ከሳምንትም አንዴ አጥባለሁ ወይ ቅዳሜ ወይ እሁድ አንድ ሁለቱን ቀን ተጠቅሜ የራሴን ልብሶቼን አጥባለሁ አዘጋጃጃለሁ አደርቃለሁ ብዬም ያው በስርዓት አኖራለሁ ማለት ነው። አመሰግናለሁ

እሺ ቃልህን ትጠብቃለህ ለሚለው ጥያቄ? ያ ሙሉ ቃል ላይ እጠብቃለሁ በሚባል ደረጃ ላይ ያለው ባልሆንም በመጠኑም ቢሆን ማለት በዚህም የተጋነነ በማይሆንበት ደረጃ አንዳንዴ መጠበቅ ያለባቸውን ቃሎቶች ወይም ለፊዝ የሚጠቀሟቸው ካልሆነ በስተቀር በጣም አስፈላጊ የሆኑ ቃሎች ሚስጥራዊ የሆኑ ነገሮች። ለህይወት በጣም አስፈላጊ እና ለህይወት በጣም መወሳኛ የሆኑ ነገሮች ላይ ቃሌን ያው እጠብቃለሁኝ። ግን አንዳንዴ የማያስፈልጉ ከሆኑ ለሰዎቹ ቃል ገብተን ግን መደረግ የሌለባቸው ነገሮች ከሆኑ ግን ቃሌን አጥፋለሁኝ። ይሄን የማደርገውም የሚጠቅምና ጠቃሚ ነገር ካለው ጥሩ ነገር ካለው ቃሌን ማጥፋበት ሁኔታ ሊገኝ ሊከሰት ይችላል። ግን ያው በጣም ጠቃሚና ትክክለኛ የገባሁበት አምኜበት ከሆነ ቃሌን እጠብቃለሁ አመሰግናለሁ

የምሳ እረፍት ምን ያህል ነው የሚለው እኔ ምሳ ጊዜ የምጠቀመው የምሰኛው ጊዜ እንደ ኢትዮጵያ የሰዓት አቁጣጥር ስድስት ሰዓት ነው። እና ከክላስ እንደወጣን ማለቴ ከትምህርት መልስ ላይ ሁለት ያው ከስድስት ሰዓት እስከ ስምንት ሰዓት ያለ እረፍት ወይም መዝናኛ ሰዓት ይኖረኛል። እና እረፍቴ ሊሆን የሚችለው ቢበዛው ሁለት ሰዓት ቢያንስ ደግሞ ሰላሳ ደቂቃም ሊሆን የሚሆን ብዛት አለ። አርጋጣኞች ሰራየ ስራ መደራረብ ከቤተሰብ ማርገዝ ከራሴ መዝናናት ከሁሉም ነገር የሚመጡ ነገሮች ካሉ ያው ሰላሳ ደቂቃ ላብታብበው እችላለሁ። መዘጋጀት ካለብኝ አንዳንዴ የቢዝ ስራዎች መስራት ካለብኝ ያው ወደ ሰላሳ ደቂቃ የማሳነስበት ሁኔታ ይገጠመኛል። ግን የሆነ አብዛኛው ጊዜ ቢበዛው ከሁለት ሰዓት ያልበለጠ ከሠላሳ ደቂቃ ያላነሰ የምሳ እረፍት ይኖረኛል። አሉ ስትል አሉ

ሌሎችን ማበረታታት ትችላለህ? ወይ ለሚለው አዎ እችላለሁ በጣም ያው አለኝ ከምለው አንድ ምርጥ ተሰጥቶ ውስጥ ሌሎችን ማበረታታት ነው ሰዎች እንደማበረታታት ምን ደስ የሚል ነገር አለ። ሰዎች በማበርታታት ውስጥ ብዙ የሚገኙ ደስታዎች አሉ ተድላቶች አሉ። ከእነዚህም ውስጥ ሰዎችን በምናከብርበት በምና በምናበርታታበት ጊዜ ወደ ትልልቅ ደረጃ ላይ እንዲደርሱ እናደርጋቸዋለን። በተለይ በትምህርታቸውም ከሆነ ሌሎች ትልልቅ ቦታዎች ላይ እንዲደርሱ እና አበረታታለሁ። ምክንያቱም እነዚህ ሰዎች የሆነ ቦታ ላይ ደርሰው የሆነ የአእምሮዬ እርካታ ደስ የሚል ሁኔታ ምስጋና ከእኛ ከእነሱ ስለማገኝ ሁሌም የማበርታታው ነገር ይኖር ሰዎቹ ትልቅ ቦታ ላይ እንዲደርሱ መልካሙን ነገር ይዘው እንዲቀጥሉ መጥፎን ነገር ደግሞ እንዲያቆሙ። አንዳንድ ጅል ሀሳቦች ደግሞ ማቆም እንዳለባቸው እና የያዙትን ስራ ግን መቼም እንዳይተው ወደ ትክክለኛ መንገድ የሚወስዳቸውን ምንም እንኳን አዳዲስ ችግር ቢፈጥሩ እነዛን ችግሮቹን ወደኋላ በመተው ወይም መፍትሄ በመፈለግ ምክንያቱም ሁሉም ስራ ያለ ችግር ስለማይሆን። ያንን ችግር ተቋቁሞ ወደ ትክክለኛ ቦታ እንዲደርሱ አበረታታለሁ እመክራለሁ እደግፋለሁ። ሁሉም ሰው ማድረግም ያለበት ነው ብየም አስባለሁ

እሳት ማንደድ ትችላለህ? ለሚለው አዎ እችላለሁ ምክንያቱም ያው ያደግንበት አከባቢ ብዙም የት የኤሌክትሪክ እና ሌሎች ሁሉም ነገር የተሞቻቸለት ወይም ሁሉም ነገር አገቢ ያለው ስፍራ ያልሆነ ድረስ እኛ የማንዴድ ግዴታ ይኖርብናል በተለይ ያው ክብሪትን ልንጠቀም እንችላለን ብሎም አንዳንድ ብረቶችን በማጋጨትም ሊሆን ይችላል። እንደዚህ ባህላዊ በሆኑ መንገዶች ወይንም ያው በእኛ አካባቢ በተለመዱ ሁኔታዎች ወደ ያው ከ ከእጽዋት የሚገኙ አንዳንድ እንጨቶችን በመጠቀም እና እናነድና የምግብ ማብሰያነት ስለምንጠቀም ግዴታ ምግብ ማብሰልና እሳት ማደድ ግዴታ ይሆናል። በተለይም ተማሪ ሲሆን የራሳችንን ዶርም ይዘን ስንማር ያኔ ግዴታ እስከሆን ድረስ ምግብን ለመብሰል እሳት ማንደድ አስፈላጊ አሰከሆነ ድረስ ምግብን ለማብሰል አስፈላጊ ነው በሚለው ሁኔታ ውስጥ እሳት ማንደድ ግዴታ ይሆናል ማለት ነው። እና ያው እኔን ብቻም ሳይሆን ሁሉም በማህበረሰብ በሚባል ደረጃ እሳት ማንደድ የማይችል አለብ በዬ አላምንም ምክንያቱም እኛ ያለነው ገና አላደገች አገር ገና ለማደግ በምትል ሀገር ላይ ነውና እሳት ማንደድ ግዴታ ነው ብዬ አስባለሁ። እና ግዴታም ያው የውዴታ ግዴታ ለመኖር ግዴታ እሳት መንደድ ስላለብኝ እኔም ደስ በሚል ሁኔታ የሚችልና አቅም ያለኝ እሳት ማንደድ ችሎታ ያለኝ ሰው ነኝ። አመሰግናለሁ

አመሰግናለሁ በስራ ጊዜ እረፍት ታደርጋለህ ወይ የሚለው ጥያቄ? አዎም አደርጋለሁ። ምክንያቱም ብዙዉን ጊዜ በትምህርት ሰዓት ላይ አእምሮ ሁኔታ እስከሆነ ድረስ በእኔ በማደርገው የትምህርት ቦታ ላይ ብዙ ጊዜ እረፍት ያስፈልገዋል አእምሮ ይደክማል አእምሮ እረፍት ያስፈልገዋል አእምሮ የመቀባል አእምሮ አንዳንድ ነገሮችን በሚሰራበት ሰዓት ልክ እንደሚደግመው ሁሉ እረፍት ያስፈልገዋል። ለዚህም ያው በስራ ላይም ቢሆን አንዳንዴ የተወሰነ አንድ ደቂቃ ጋፕ በመፍጠር በስራ ላይም ቢሆን አንዳንዴ ከጭንቀት ከ እንደዚህ ከክሳራም አንፃር ወይንም አንዳንድ ነገሮች ሲፈተሩብኝ አእምሮዬ አእምሮዬን ነፃ ለማድረግና ወደ ቀልቡ ለመመለስ ስል ያው አንዳንዴ እረፍት አደርጋለሁ። ያው የተለመደ ባይሆንም በእኛ አካባቢ እረፍት ብዙ ጊዜ ሰዓትም ስላለን በሚል አንፃር ብዙም የስራ ባህሪ የስራ ልምድ ጠንካራ እስካልሆነ ድረስ እረፍታችን ብዙ ነው። በዚህም እንግዲህ እያመቻቸው እረፍት አደርጋለሁ። በስራ ላይ ሙሉ የስራ ሰዓቴ ግን ያው የዛን ያህል የተለመደ ወይንም የተጋነነ ሁሌ እረፍት ሳይሆን ራሴን ማዝናናት የምችልባት በአስር ወይም ሃያ ደቂቃ ውስጥ ራሴን አዝናናና ያው እረፍት አድርጌ ወደ ስራዬ እመለሳለሁ

አድካሚ ነው ወይ? ለሚለው ያው አሁን ላይ ትምህርት እማራለሁ በጎን አንዳንዴ ለራሴ የአንዳንድ ገቢዎች ለማድረግ የማድረግ የኦንላይን ስራዎች ሊኖሩ ይችላሉ። ወይንም። ወይም አንዳንዴ ከተማ ላይ የሚሰሩ ትንሽዬ ስራ አለችኝ እና ብዙም የዛኔ ያህል አርካሚ ነው አይባልም ግን ስራ እስከሆነ ድረስ ራሱን ቻለ ጉልበት ይፈልጋል። የሆነ ነገር ማድረግ ያለብን አንዳንድ ግባት ይፈልጋል በተለይ ትምህርት ላይ አድካሚ የሚሆንበት አጋጣሚ አለ። ምክንያቱም ፈተና ይደርሳል አሳይመንት በዛ ይመጣል አሳይመንቱ ከመጣ በኋላ ደግሞ ሌላ እንደገና ፋይናል ይመጣል። ውጤት ሲመጣ መጨናነቅ ይኖራል ሲቀጥል ዳር ያለው ስራ ይቀራል ያ ሁሉ ያ ሁሉ ሲደማመጥ አድካሚነት ይኖረዋል። ግን አሁን ላይ ባለሁበት በሁኔታ ትምህርት እና አነስዬ ያለች የራሴ አንዳንድ ወጭዎችን የሚችልባት ዳሬ ማለቴ ከግቢ ውጭ አንድ ስራ አለችኝ እሷም የዛን ያህል አድካሚ የሚባልም ገቢዋም ትንሽ ስለሆነች የዛን ያህል ታሪክ ነው። አሁን ላይ ያለው ሁኔታ ትምህርት ነው። ትንሽ ያሱ አዎ አድካሚነት አለው። ግን የዛኔ ያህል ደግሞ የተጋነነ ደግሞ አይደለም።

ኦኬ ሰንት በርት ልብስ ስትጠቀም አለ የሚለው ያው እኔ ብዙም የዛና ያህል ብዙ በርት አልጠቀምም አንድ በቂ ነው። ምክንያቱም አሁን ላይ ያለንበት መጠነ ሙቀት ብሎ ሙቀቱ ጎጃው አካባቢ። እውቀትም ያልኩናል በዛም ቀዝቃዛም ያልሆነ መጠነኛ ስለሆነ አንድ ብርድ ልብስ መጠነኛ የሆነ በጣም ስስም ያልሆነ በጣም ወፍራም ያልሆነ እሱን እጠቀማለሁ። ምክንያቱም እንደኛ አካባቢ የዛን ብርድም አይደለም እውቀትም አይደለም ከአስራ ስምንት እስከ ሃያ ባለው ብሎም እስከ ሃያ ሁለት ከአስራ አምስት ከሃያ ሁለት ባለው ዲግሪ ሴልሺየስ ውስጥ ነው የሚገኝ የሚችለው። መጠን እውቀቱና ብዙም አደለም ማለት ነው። ያው ክፍለ ስብቻ እጠቀማለሁ

አመሰግናለሁ ልብስ በእጅ ታጥባለህ ወይ? ለሚለው ጥያቄ አዎ ነው። መልሴ ምክንያቱም እኔ እንደውም ያው የሚገርመው ምንም ቢሆን እኔ የማትበው በጄ ነው እንጂ ላውንደሪ የሚባል ነገር አልጠቀመም። ምክንያቱም ያው ካለን አካባቢም የገንዘብ ሁኔታ አንፃር የማሽኑ አቅርቦትን ባለመገኘቱ እኛም ያው የድሃ ልጆች አስተዳደጋችንም ደሃ አካባቢ ያደግን ስለሆን በዛም ያህል። ላውንደሪ አንጠቀምና ብዙ ጊዜ የምጠቀመው ልብሴን ነው በሳምንት ቢያንስ አንድ ቀንም አጠብሁ ሁለት ቀንም በእረፍት ባገኘሁ ሰዓት ለማጠብም ቢሆን በእጄ ያሉኝን ሰዎች አጥባለሁ ማለት ነው። እና ብዙም ቀን እምጠቀመው እጅ ማጠብ ነው። ያው እሚረዱ የትልቅ ቤተሰቦች ካሉም ሊያጥቡልኝ ይችላሉ። ከዛ በተረፈ ግን ልብሴን ሁሌም የማጥበው በራሴና በራሴ ሀሳብ በራሴ እጄ ነው ማለት ነው። አመሰግናለሁ

በመስመር ላይ ሙዚቃ ትሰማለህ ለሚለው ጥያቄ? እኔ የዛን ያህል ያው ብዙ ቀን ሙዚቃ አልጠቀምም። ግን አንዳንዴ በጣም ከደበረኝ ያው ድብርት ላይ ካለሁኝ በመስመር ላይም ልጠቀም እችላለሁ ግን የዛን ያህል ሙሉ በሙሉ ሚባል ደረጃ የኛ አካባቢ የተለመደ አይደለም። እረፍት ላይ በሆኑ ሰዓት ወይንም ቦታና ሰዓት ተመርጦለት ትንሽ ይብ የሚባል ደረጃ ነው። መጠቀም ያለብኝ ብዬ ሙሉ ቀን ስለማልጠቀም ያው ሙዚቃ ሊጠቀም የሚችለው። ያው እኛ እንደኔ እኔም የምጠቀመው እቤቴ ውስጥ እንጂ የዛን ያህል መስመር ላይ ብዙም የተለመደም አይደለም ብዙ ቀንም አላዳምጥም በሚባል ደረጃ ላይ ነው። ግን ያው በጣም ከደበረኝና ጭንቀት ውስጥ ካለው ግን ራሴን ለማፍታት ስል አቅጣጫም አለው ወይንም በመስመር ላይ እያዳመጥኩ ወይ ቤሄርፎን ሰክቼ እያዳመጡኩኝ እሄዳለሁ ማለት ነው

እስ በቤትህ ልዩ የሆነ መቅመጫ አለ ወይ? ለሚለው ያው እኔ ልዩ የሆነ መቅመጫ አለኝ ማለትም አልችልም አሁን ላይ ያለሁበት ትምህርት ቤት ነኝ። ወቅት ወጣ ስልም ከቤተሰቦቼ ጋር በመሆን በሰአት የራሴ የሆነ መቀመጫ ሳይሆን ከቤተሰብ ጋር ጋር የሆነ እነሱ ከቀደሙኝ እነሱ የሚቀመጡበት እኔ ከቀደሙም ያው ከተመቼ የሚቀመጥበት የሚችል ሁኔታ ያለበት ብዙነት አለኝ ነው። ያለሁት እኔ አሁን ላይ በትምህርት ላይ እንዳልኩኝ በሌሎች አውድዮት ላይ በትምህርት ሁኔታ ላይ ስላለው የራሴ የሆነ ገና አላመዣቸውም። ግን ቢኖረኝ ወደፊት እናዚያ ግን የራሴ የሆነ መቀመጫ ሊኖረኝ ይገባል። ምክንያቱም ራሴን ማዳመጥበት ረጋ ያለ ጠጥ ያለ ቦታ ላይ የራሴ የሆነ መቀመጫ አኑሮዬ ወይንም ሰርቼ አቅመጥና ሲንም ወደ አቅመጥ መከላከል የሚችል ቤት ራሴን ማዳመጥ ጥብቅ ቦታ ቢኖረኝ ሲለኝ አልሆነም።

ቀትር ምን ትመገባለህ ለሚለው ያው ጥሩ ጥያቄ ነው? ቀትር ላይ ማለትም ምሳ ላይ የምትመገቡ እኔ አብዛኛውን ጊዜ እንደኛ አካባቢ እንጀራና ዎጥ ብሎም ድንች ካለ እንደ አካባቢ ድንች እመገባለሁ ያው እኛ የተለመደ የነዛ አይነት ምግቦች ናቸው እንደ ኢትዮጵያ በዓል ደግሞ ምግብ ቀተር ላይ ከሆነ የሚመቸው ስራ ተውሎ ሲመገብ ልንመገብ ምንችል ለሰውነት ያው ታልሎ አንፃር ሎዙም ከፍ ያለ ታለያየ ኢነርጂ ሊሰጥ የሚችል መሆን አለበት። በተለይ ደግሞ ያው ድካም ስላለ ያን ድካም ለመጠገን ሲባል ጠንከር ያሉ እንደ ኢትዮጵያ ነው ቢሆን እነዚህን መግባት በተለይ እበላለው አጋጣሚ ሆኖ ከሌለ ደግሞ ዳቦ እና ብሎም እንደ ባህላዊ የሆኑኝ የመጠጥ አይነቶች እንደ ጠላ በያወጥ በሱ እያወጥ ይበላል ማለት ነው። እና ታለም ያው አይብ ሊኖረው ይችላል በጎኑ ላይ ሲቀጥል ደግሞ እንደዚህ ድቁስ በመባል ማለት ከጨውና ከበርበሬ የሚዘጋጁ አንድ ምግቦች በድንች ሆኖ እሱን እመግባለሁ ማለት ነው

ከፀሀይ እንዴት ካለህ የሚለው ያው ጥሩ ጥያቄ ነው። ከፀሀይ የምትጠብቀው በብዙ አይነት መንገድ እጠበቃለሁ። አዎ ከነዚህም መካከል ኮፊያ በማድረግ እና በጣም አቃጣይ ከሆነ ደግሞ ጥላ በመያዝ እጠቀማለሁ እጠበቃለሁ ማለት ነው። ይህም የፀሀይ ጨረር ወደ ሰውነቴ ወይ ወደ ፀብሬ ላይ ብሎም ወደ ቆዳዬ ገብቶ ከአንዳንድ ችግሮች ብሎም ወደ በሽታነት። ከማለፉና ባሴን ከመጉዳቱ በፊት ራሴን በምችለው ልክ በእንደዚህ አይነት ፎታ ቀለል ያሉ ልብሶችን በመለወስ ራሴንም ከፀሀይ። ያው ጥላ ጥላ በመያዝ ብሎም እቤት በመሆን በራሱ በጣም ፀሀይ ከሆነና ከስድስት ሰዓት እስከ ስምንት ሰዓት ተኩል ብሎም እስከ ዘጠኝ ሰዓት ላይ ያው ከቤት ባለመውጣት ራሴን ከፀሀይ እጠብቃለሁ ማለት ነው። ከሆነውና አስፈላጊ ተኩል ከሆነ ደግሞ ጥላ ይዤ እሄዳለሁ በጣም አስፈላጊ ከሆነ ማለት ነው። እና ያው የተለያዩ መንገዶችን ጠቅሟል ወይንም ጥላ ውስጥ በመሆን ወይንም ዛፍ ውስጥ በመቀመጥ ከፀሀይ እጠበቃለሁ።

የስልክ ባትሪምን ያህል ይቆያል የሚለው? ያው አሁን ላይ እኔ ማን እንደሚሰራው አላውቅም በጣም የወረደ ኳሊቲ ላይ ያለ ስልክ ነው። ያለኝ በቀን ቢያንስ እስከ ስድስት ሰዓት ነው የሚቆየው የምጠቀምበት ከሆነ ቢበዛ ስድስት ሰዓት ይቆያል። ከዚህ በፊት አንድ ስልክ ነበረኝ እና እስከ አስራ ሁለት ሰዓት ማለቴ ሙሉ ቀን የመያዝ ሁኔታ ነበረው። ግማሽ ቀን ማለት ነው። አስራ ሁለት ሰዓት ማለት በጣም ብዙ ቀን አሁን ግን እየወረደ እየወረደ መጣና። ያሁኑ ያለው ስልክ ደግሞ የኔ የምጠቀምበት ስልክ እስከ ቢበዛ ስድስት ሰዓት ያሉ የዛን ያህል በቃ ካልተጠቀሙ በቀን ስድስት ሰዓት ሊይዘኝ የሚችለው እንጂ የምጠቀምበት ከሆነ ዋይፋይ ወይንም አሁን እንደዚህ አይነት ቪዲዮዎችን የምሰራበት ከሆነ ሊቆይ የሚችለው ሁለት ሰዓት ወይም አንድ ሰዓት ነው። እና የዛን ያህል ብዙ አይችለኝም እና ያው ስልክ ላይ የሚሰሩት እንደው መልእክት እንዲሆናቸው ብዬ የማስተላልፈው እንደው ንጹህ ባትሪ ቢሰሩልን እንደው ጥሩ ነበር ብዬ አስተላልፋለሁ

አስተያየት መቀበል ትወዳለህ ወይ? የሚለው አዎ እንግዲህ አስተያየት እቀበላለሁ የሚጠቅም አስተያየት አለ አንዳንዴ አላስፈላጊ የሆኑ አስተያየቶችም ይኖራሉ እና አስተያየት እቀበላለሁ እሰጣለሁ ምክንያቱም ካለ አስተያየት እኔ የምሰራው ስራ ልክ ነው ወይንስ አይደለም ለማለት እቸገራለሁ ግን አስተያየትን መቀበልም መስጠትም ህይወት ነው ከሰዎች የሆነ እንደዚህ አይነት መጥፎ ስራ ሰርተሃል አቁም እንደዚህ አይነት ስራ እየሰራ ነው ጥሩ ነው ቀጥል ብሎ ሲመክሩኝ እቀበልና መልካሙን አስቀጥላለሁ ጥሩ ካልሆኑ እነሱ ስህተት ናቸው ብዬ ካሰብኩ ደግሞ አቆማለሁ ምክንያቱም እኔም ትክክለኛ የራሴን ሀሳብ ማስተላለፍ ስላለብኝ የራሴን ሀሳብ ማድርግ ስላለብኝ እና በራሴ መቆም ስላለብኝ መልካሙን የሆነ ነገር አደርጋለሁ መጥፎ ነው ብዬ ያሰብኩትን አላደርግም ማለት ነው ስለዚህ አስተያየት መቀበል ጥሩም ነው መጥፎም የሚሆንበት አጋጣሚ ስላለ መልካሙን ነገር መቀበል መጥፎ ነገር መተው ብዬ ስለማምን አስተያየት እቀበላለሁ ማለት ነው

የምትወደው መጠጥ ምንድነው? ለሚለው ያው እኔ ብዙ ጊዜ የተለመደና ሁሌ የምጠቀመው የመጠጣ አይነት ቢኖር አሁን ላይ ያው ለስላሳ መጠጦችን እጠቀማለሁ ተማሪም እንደመሆኔ አንፃር አልኮል ላይ የዛን ያህል ብዙም አይደለሁም ሲቀጥል አልፎ አልፎ ቡናና ትኩስ መጠጦች እንቅልፍ በሚይዘኝ ሰዓት እነሱን ለማስታወስ ስል እጠቀማለሁ ሲቀጥል ደግሞ ያው ብዙ ጊዜ የምጠጣው ነገር የሚኖር ሌሎች ካልተባሉም ውሃም ከመጠጦች ስለሚመደብ ውሃ ብዙ ጊዜ እንግዲህ ከጠዋት ተነስቶ ብዙ ጊዜ እጠጣለሁ በቃኝ አስኮል እንዲከፍት አታች እላለሁ ሲቀጥል ደግሞ አረፍት ጊዜ በመሆን በሰአት ለስላሳ መቅጾች ኮካኮላ እንደዚህ ፒፕሲ ስፕራይት እንደዚህ አይነት ነገሮች ሰቨን አፕ ነገሮችን እጠቀማለሁ እና ለስለስ ያሉ ነገሮች ለህይወት ህይወትም ጥርስ ስለሆኑ እነሱን እጠቀማለሁ የት ደግሞ የአልኮላች ያሉ ብዙ አንዳንድ በበዓል ሰዓት አልኮላች ያህል ብዙ የመጠጣዊነት ውስጥ እንደ ቢራ ወይንም እንደዛ የቅዱስ ጊዮርጊስ በራበኛ ካምዳት አላልን እነሱን አዎ እሰጣለሁ ማለት ነው